ወደ ስራ ምን ልብስ ትለብሳለህ? ወደ ስራ ስገባ የምለብሰው ልብስ ሱፍ ቢሆን እመርጣለሁ ሱፍ በከራባት ማለት ነው። እንደዛ ቢሆን በጣም እመርጣለሁኝ። ለምን ለስራውም ያለኝን አክብሮት ያሳያል። ለራሴም በራስ መተማመኔን ከፍ ያደርግልኛል። እዛ ባሉ ሰዎች ዘንድም መልካም ስም ማትረፍ እንድችል ይረዳኛል። ስለዚህ ለስራ የሚመጥን አይነት ልብስም እንደሆነ አድርጌ ስለማስብ ሶፍ ለብስ ደስ ይለኛል። አለኝ ለስራ የሚሆኑ ሱፎች አሉኝ በተለይ ጥቁር ሲሆን በጣም ቆንጆ ነው። የበለጠ ውበት ይጨምራል ብዬ አስባለሁኝ ሱፍ ሲሆን ማለት ነው ማነው ጥቁር ሱፍ ሲሆን እዚህ ይሄን አደርጋለሁ። በሌላ መልኩ ደግሞ ሸሚዝ ብቻም ቢሆን ችግር የለውም። ሸሚዝ በከራባት ከላይ ኮስ ባይለበስም እንኳን ማለት ነው እዚህ ሸምዝ ሲሆን ቆንጆ እንደሆነ ይሰማኛል። ስለዚህ ለመልበስም ጥረት አደርጋለሁ የቻልኩት አቅም ማለት ነው እነዚህ ነገሮች ለስራ ቆንጆ ተነሳሽነት እንዲኖረን ያደርጋሉ። እዚህ እንደዚህ አይነት ለብስ ብለብስ እመርጣለሁ። አዘውትራለሁ ይሄንንም ስለሱ ሁል ጊዜ አዘውትራለሁ። ከሌሎች ዘንድም አድናቆት እንዳተርፍም የምረዳኝ ነጥብ ነው። እና ይሄን ማድረግ እጅግ ቆንጆና ትክክል ነው ብዬ አስባለሁ። ስለዚህ በዚህ ነገር ሁሌም የተሻልኩ ሆኜ ለመገኘት ጥረት በማድረግ ይሄኔን አደርጋለሁ እና ቆንጆ እንደሆነ ይሰማኛል። ሱፍ በክራባት ማለት ነው አድርጎ ወደ ስራ ቦታ መሄድ አንዳንዶች ማይመጥ ልብስ ለብሶ ይታያል። በሌላ ከስራ ውጪ በሆነ ቀናትም እንደ አይነት ነገር ስለብሶ ይታያል ይሄ ደግሞ በጣም የሚረብሽ ነው። እኔ እንደኔ ለስራው አድናቆት የላቸውም ብዬ ነው የማስበው በራስ መተማመናቸውንም የሚገድል አድነት አድርጌ ነው የማስበው እንደዛ ይሰማኛል። እንደዚህ ባያደርጉ ሰዎች ቆንጆና ትክክል ነው ብዬ ነው የማስበው ማለት ነው። የመረጣል እንደዚህ ባይለበስ ጄን ሱሪ ለብሰው ወይ ደግሞ እንደው ዝም ብለው ቲሸርት ነገር ለብሶ ወደ ስራ ቢሄዱ ይሄ ተገቢ አይሆንም። ጥሩ አይመጣም ስራውም አክብሮት እንደሌላቸው የሚጠቁም ምልክት እንደሆነ ነው የሚሰማኝ። እና እንደዛ ማድረጋቸው ስህተት ነው ብዬ ነው የማስበው። እኔ እንደኔ ግን ከተቻለ ሹራብ በውስጥ በኩል ሸምዝና ክራባት አድርጌ ካልሆነም ደግሞ ለፀሃ የመሳሰሉ ነገሮች የማይከብድ አይነት ቀን ሲሆን ምንን እመርጣለሁ? ስፍ መልበስን እመርጣለሁ። ይታያል እኮ እንደዛ ደግሞ የሚለው ሰዎች እንኳን ያላቸውን ግርማ ሞገስ ማየት ይቻላል። ቀላል ነገር ነው እንደዛ ማድረጉ እና ቆንጆ ነው ብዬ ነው የማስበው። ስለዚህ በዚህ ረገድ ጥሩ ላይ ነኝ ብዬ ነው የማስበው። ከዚህ በፊትም የሚለብሳቸው ልብሶች እንደዚህ ነበሩ። በየጊዜው መቀያየርም አሪፍ ነው ከተቻለ ቆንጆ ነው እንደዚህ በየጊዜው መቀያየር ማለት ነው ይሄንን ለማድረግ ጥረት አደርጋለሁ። ሌሎችም እንደዛ እንዲያደርጉ አበረታታችኋለሁ እንደዛ ሲሆን በጣም ደሴምብል ነገር ይኖረዋል። ብዙዎች ደግሞ ይሄን ካላደረጉ ከስራቸው ላይ ተጽዕኖ ይሄ ነው የሚባል አይደለም ቀላል ነው የሚባል አይደለም። እንደዛ ባያደርጉ ብዙዎች ቆንጆ ሆኖ ሊገኝ ይችላል አለቆቻቸው ያከብሯቸዋል። ለመስተናገድ የሚመጡት ሰራተኞች የጨምሮ ደንበኞች ጭምር ተስተናጋጆች ጭምር ለስራው ሰዎቹ ያላቸውን በሚገባ መገንዘብ ይችላል መረዳት ይችላሉ ማለት ነው። እዚህ ይሄንን ማድረጋችን በጣም ቆንጆና ተገቢ ነው ብዬ ነው የማስበው። እንደዛ ስደረግ በጣም ልዩ ስሜት ይሰጣል። የድርጅት ወይም ስም ነው በነገርህ ላይ የሚያስከብረው የድርጅቱን ስም ሰራተኞች እኮ እንዲህ ናቸው እንዲህ ይለብሳለሁ አክብሮት አላቸው የሚለውን ነገር ሰዎች እንዲገነዘቡ ያደርጋል ማለት ነው። በዚህ ረገድ ይሄንን መልበስ በጣም ትክክልና ተገቢ እንደሆነ ይሰማኛል። እስካሁን እያደረጉ ላሉትም በጣም አድናቆቴን መቻር እፈልጋለሁ ማለት ነው። የብዙዎች በዚህ ረገድ ምሳሌ የሚሆን ነገር አላቸው። ሲያደርጉም ይሰማል የሚስተዋል ነገር ነው። ይሄን ማድረጋቸውን መቀጠላቸው ደግሞ የበለጠ ሌሎች አራያ እንድከተሉ ሊያደርግ ስለሚችል ቆንጆ ተገቢና ትክክል ነው ብዬ ነው የማስበው። እስከዛሬም ይሄን ባለማድረጋቸው በድርጅቱ ላይ ለከፋ ያመጡ ከዚህ ይማራሉ ብዬ ስለሚያስብ ሌሎችም እንደዛ እንደለብሱ እንደኔ እንደለብሱ

መንዳት ትችላለህ መንዳት አልችልም መኪና በተለይ መንዳት አልችልም አሁን ግን መኪና ለመንዳት ለመለማመድ ምንጃ ፍቃድ ለማውጣት ጥረት እያደረኩኝ ነው። መንዳት በጣም ነው የምወደው። ሌሎች በሚነዱ እንደ ጨዋታ መልክ እንኳን በሚነዱ ነገሮች ላይ ሳይ በጣም እቀናለሁ። ጓደኞቼም እንደዛው መኪና ያላቸው ይነዳሉ እነሱን ሳይ እኔ እንደማልችል ስገነዘብ በጣም እቆጫለሁ ማለት ነው። እስካሁን ባለመልመዴ እዚህ መልመድ በጣም አስፈላጊ ነው ብዬ አስባለሁ። ሌሎችም ሲነዱ ስመለከት ምን አለ እንደነሱ በሆንኩ እያልኩ ሀሌ ከሚቆጭ መንዳትን ቢለማመድ ቆንጆ ነው ብዬ ነው የማስበው። ብዙዎች እንዲህ ስለሚያደርጉ እኔም ማድረግ ቀላል ይሆናል ማለት ነው። አሁን ላይ ከአንድ ሰው ከሚጠበቁ መሰረታዊ ነገሮች አንዱ እየሆነ መጥቷል። አስራ ስምንት አመት ያልሞላቸው ልጆች እንኳን መኪና ሲነዱ እናያለን እና የግድ ያንን ነገር ደግሞ ወደ ማድረግ ይገፋፋል ማለት ነው። ትንሽ ጊዜ ነው የሚወስደው የተወሰነ ወራት ነው ከፍያ ክፍያ መንጃ ፍቃድ ከፍሎ መማር ነው። ስለዚህ ያን ያህል የሚከብድ ነገር ስላልሆነ እሱነ ለመልመድ እቅድ ይዣለሁ በዚህ አመት ከማሳካቸው ነገሮች አንዱ ይሄ ነው ማለት ነው። እዚህ ጊዜም በአግባቡ በመጠቀም የሚያስፈልገኝን ነገር በማድረግ መለማመድ ጥረት አደርጋለሁ ማለት ነው። ብዙዎች ለመንዳት ፍቃድ ለመንዳት ያላቸው ሁኔታ ያስፈራል። በጣም የሚያሳቅቅ ነገር እንደሆነ ሲያወሩ እንሰማለን አደጋ ባደርስስ እንዲህ ቢሆንስ ይሄ ነገር ቢገጥመኝስ? ያሉ ሲፈሩ እናያለን ጭንቅንቅ ያለ መንገድ ላይ ምናምን መንዳት የመሳሰሉ ነገሮችን በጣም ይፈሩታል። እኔ ያን ያሀል አልፈራኝም እንደውም እንዲ አይነት ነገሮችን በጣም የምዳፈር አይነት ሰው ነኝ እና። እንደ ከተማችን እንደ አዲስ አበባ ደግሞ በጣም መንገዱ ትንቅንቅ ስለሆነ ምንአልባት ሊያስፈራ ይችላል ግን በጊዜ ሂደት መልመድ የሚቻል ነገር ስለሆነ የናሀል ይከብዳል ብዬ አላስብም። እኔ ብዙዎችም እንደዚህ ስለሚያደርጉ ደግሞ ሰፋ ያለ ቦታም ስለሚኖር ሁኔታና ጊዜን አመቻችቶ እዛ ሄዶ መልመድ ይቻላል። እንደሰማሁት ከሆነ ከሁለት እስከ ሶስት ወር እንደዛ ይመስለኛል የምፈጀው ለ መልመድ ማለት ነው። ከሁለት እስከ ሶስት ወር ይፈጃል ሲሉ ነው የሰማሁት። እኔም ያቺን ጊዜዬን ተጠቅሜ በደንብ መስራትና መልመድ እንዳለብኝ ይሰማኛል። ከጓደኞቼ ብዙዎቹ ይነዳሉ እኔ ነኝ የማልነዳው መንጃ ፍቃድ አላቸው እኔ የለኝም ሌሎች አላቸው ከእነሱ ጋር መተባበሬ ጥሩ ይሆናል ብዬ አስባለሁ። ለመልመድም ጥሩ ቆንጆ መንገድም ስለሚፈጥር ማለት ነው እንደዛ አስባለሁ። ሞክሬ አውቃለሁ ሞክሬ አውቃለሁ ትንሽ ለመልመድ ለመንዳት ሞክሬ አውቃለሁ። ሳይክል የመሳሰሉ ነገሮችን እነዳለሁ ሞተር ሞተር ሳይክል የመሳሰሉ ነገሮችን እነሱን እነሱን ያን አል ስለማይከብዱ እነሱን እነዳለሁ። ሌሎች ግን ይከብዳሉ ሌሎች ለምሳሌ መኪና የቤት መኪና አለ የቤት መኪና ለመልመድ ያን ያህል ከባድ አይደለም ቀላል ነው ይባላል። ሞክሬውም ምናምን ስለማላውቅ ይሁን አላውቅም። አሉ በእጄ የሚነዱ መኪኖች አሉ። እነዛ እነዛ መኪኖች ያን ያህል የሚከብዱ አይደሉም ተብሎ ይነገረኛል ብዙም ጊዜ እኔ ግን ሞክሬ ስለማላውቅ እንዲህ ነው ማለት ይከብደኛል። ትልልቅ መኪኖችም አሉ ለምሳሌ የህዝብ ትራንስፖርት ባሶችን እነዚህን መንዳት በጣም ትዕግስትም የሚጠይቅ እርጋታ የሚጠይቅ አይነት ስለሆነ ትንሽ እንትን ከሚሉኝ አንዱ እሱ ነው። ሌላው ትልልቅ መኪኖች የጭነት መኪኖች ትልልቅ መኪኖችን የሚነዱ ሹፈሮችን በጣም አደንቃቸዋለሁ። ክብደቱ በጣም ትልልቅ ስለሆነ በጣም እንዴት አድርገው እንደሚቋቋሙት ራሱ ግራ ነው የሚገባኝ እና እነሱን በጣም ላደንቃቸው እወዳለሁኝ በዛ መልኩ እንዴት ተለማምዶ ለመስራት የሚያደርጉት ጥረት በጣም ያስደንቃል። ከዛ ውጪ ያለው ግን ያን ያህል የሚያስፈሩ አይነት ነገሮች አይደሉም ጊዜ እና ገንዘብ ነው የሚያስፈልገው። እዚህ የተወሰነ ጊዜ መድቦ ምናምን ገንዘብ መድቦ መንጃ ፍቃድን ተለማምዶ መኪና መንዳት መጀመር የሚከብድ ነገር አይደለም። ስለዚህ እጥራለሁ

አ የምታስታውሰው ጥሩ መምህር አለ አዎ አለ ናቸው። የማስታውሳቸው መምህራኖች አንዱ የሂሳብ አስተማሪዬ ነበረ ዘጠኝ እና ዘጠነኛ እና አስረኛ ክፍል ስማር የተዋወቅኩት ሂሳብ አስተማሪዬ ነበረ። ትምህርቶቹን እንድወድ አድርጎ ነበር ያስተምረኝ የነበረው እያንዳንዱን ነገር ተርጉሞ በንትኖ በትኖ ተንትኖ ነበር የሚያስረዳው እና ያንን ማድረጉ በጣም ቆንጆ። የሂሳብ እውቀት እንዲኖረኝ ሂሳብ ፍቅር እንዳዳበር ረድቶኛል። ለምንድነው እንደዚህ ያልኩት ብዙዎቹ ተማሪዎች ሂሳብን አይወዱም። ሂሳብን ስለማይወዱ እሱ ግን እንድወድ አድርጎ ነው ያስተምረኝ የነበረው ማለት ነው። ጥሩ አመለካከት እንዲኖረኝ ከጅምሩ ይከብዳል ብዬ እንዳልነሳ የተቻለውን ሁሉ ያደርግ ነበረ ወጥቶ ማስረዳት መሞከር ደጋግሞ መሞከር የማጣቀሻዎችን ማየት ከሌሎች ጋር ተባብሮ መስራት። ማብራሪያዎችን መጠቀም የመሳሰሉ ነገሮችን እንዴት ማድረግ እንደምችል ምርምር አድርጌ ያንን ነገር እንዴት ማግኘት እንደምችል በተደጋጋሚ ይነግረኝ ያስረዳኝ ነበር። እና ያንን ማድረግም በጣም ቆንጆ የሆነ እይታ እንድኖረኝ አድርጓል ለሂሳብ ትምህርት ማለት ነው። ሌላው አብሮኝ የሚሰራ አይነት ሰው ነበረ ያ ሰው ሰጥቶ ብቻ ስሩ ብቻ ብሎ ከመመለስ ይልቅ ወይም ወደኋላ ከማለት ይልቅ አብሮን ይሰራል አብሮን ይሰራል በጋራ ይሰራ ነበር። እና ሰርቶ በማሳየት ምሳሌ በመሆን እንዲሁ ተናግሮ ብቻ ባለመውረድ በጣም እንደወደው ያደረገኝ ቆንጆ መምህር ነበር ለኔ ማለት ነው። ከዛ ወደ አስረኛ ክፍል ስናልፍም ደጋሜ ውስጥ ከራሱ ጋር ተገናኘን ያኔ ደግሞ ለብሄራዊ ፈተና ይበልጥ ያዘጋጀኝ ነበረ። በሂሳብ ትምህርት ከፍተኛ ውጤት እንዳመጣ ይበልጥ ይገፋፋኝ ነበረ ያሰለጥነኝ ነበረ ከትምህርት ሰዓቱ ውጪ ጠርቶ ያስተምረናል እዛ ጊዜ ከእሱ ጋር አብሮ ብዙ ጊዜ በማሳለፍ ሂሳብን ይበልጥ መልመድና መውደድ እንድችል አድርጎኛል ማለት ነው። ከዚህ የተነሳ በጣም እወደዋለሁ እወደው ነበረ። ሌሎች ጋር ቡድን መስርተን እንድንወያይ ያደርግ ነበር እንድንሰራ ያደርግ ነበር ስለዚህ አብረን ከሌሎች ጋር ደግሞ ይበልጥ ሀሳብ ስንከፋፍል ስንቀባበል ሀሳብ ይበልጥ ነገሩ ቀለል እያለ ይመጣል ማለት ነው። ለምን ብዙ ነገሮችን ከዚህ ውስጥ ማግኘት ይቻላል? ለምሳሌ እያንዳንዱ ተማሪ የራሱ የሆነ ብቃት የራሱ የሆነ ክህሎት ስላለው ያንን ክህሎቱን ተጠቅሞ የተረዳበት መንገድ ወይም ሰርቶ የሚያሳይበት መንገድ ይለያያል ያ ደግሞ ለውጥ ያመጣል ለብዙዎች ማለት ነው። ይሄን በማድረግ ብዙውን ጊዜ አብረን ጊዜ እናሳልፍ ነበር ከልጆች ጋር ያም ይበልጥ ረድቶናል ማለት ነው ጠቃሚ ሆኖ አግኝቼዋለሁ ስለዚህ ያንን መምህሬን መቼም መቼም ልረሳው አልችልም ማለት ነው። አሁንም ቢሆን ከእሱ ተጽዕኖ የተነሳ በዛ ትምህርት ስር ባልሆንም እንኳ ያ ትምህርት የከበዳቸውን ሳይ እርዳታ የሚፈልጉትን ሲያይ የከበዳቸውን ልጆች ስመለከት ለመርዳት እነሳሳለሁ በተለያየ መንገድ ማለት ነው። ያኔ እኔ እንደወደው ያደረገኝን እሱ ሰርቶ ያሳየኝን እነዛን መንገዶች እነዛን ዘዴዎች እኔም ይበልጥ በመተግበር ይበልጥ እንድሰራበትና እንድቀጥልበት አድርጎኛል እና ያንን በጣም የምወደው ነገር ሆኖ አግኝቼዋለሁ በዚህ መልኩ እሱ ላደረግልኝ ነገር አመስጋኝነቴን እገልጻለሁ ማለት ነው። ባገኘው ደስ ይለኛል ድጋሜ ያንን መምህር አክብሮትን አድናቆትን ያሳደረብኝን ተጽዕኖ የደረስኩበትን ደረጃ ያገኘሁትን ወጤት እነዚህን ነገሮች ለሱ ለመግለጽ ያንን መምህር ድጋሜ ባገኘውና እድሉን አግኝቼ ባናግረው እነዛን ዘዴዎች አሁንም ለሌሎች ተማሪ ትጠቀማለህ ወይ ብዬ ብጠይቀው ቢያስታውሰኝ ደስ ይለኛል? ነገሮችን በዚ መልኩ ቢፈታ ከጎኔ ቢሆን እጅግ ደስ ይለኛል በጣም የምወደው ስለሆነ ማለት ነው። እኔ መምህር ቢሆን ልክ እንደሱ ነበር ያንን ነገር የማደርገው ለሌሎች ተማሪዎች እንደ ጓደኞቼ በማየት እንደ በእድሜ የሚበልጡኝ እንደ ተናናሽ የሚያንሱትን እኔ እንደ ታናናሽ ታላላቁን እና ታናናሽ ወንድሞቼ አድርጌ በማየት ለነሱ ባብራራ እጅግ ደስ ይለኛል።

ቅመማ ቅመም የበዛበት ምግብ አልወድም በጣም ያሳምመኛል አልወድም። አንደኛ ሽታው ደስ አይለኝም ሲበዛ እዛ የተለያዩ ሽታዎች ቅይጥ ሲሆን ሽታ ደግሞ የሚረብሽ አይነት ሰው ስለሆንኩ ሽታ ስለማልወድ የተለያዩ ቅመሞች ሲቀየጡ ደስ አይለኝም እና አሎድም ሁለተኛው ደግሞ ይጎመዝዛል ይመራል ጠዕሙ ይቀየራል። ሲበዛበት ማለት ነው እነዛ ነገሮች ውስጤ ለሆዴ ምቾት ስለማይሰጡ ቅመማ ቅመም የበዛባቸውን ምግቦች የሚያዘወትር አይነት ሰው አይደለሁም የሚወድ አይነት ሰው አይደለሁም። አንዳንድ የቅመማ ቅመሞች እንደውም ይጥሉኛል በጣም ለመጥፎ እንትን ስለሚያጋልጡ አልወዳችሁም ቅመማ ቅመሞችን ማለት ነው ጨጓራዬንም ስለሚያመኝ ሆዴን ይቆርጠኛልና እነሱን ካበዛው ስለዚህ ያን ነገር ፈጽሞ አላደርገውም አልወደውም ማለት ነው። እንደዛ ማድረግ ደስ አይለኝም ብዙ ሰው ግን ይጠቀማል የሚገርምህ አብዝቶ ይጠቀማል። የተለያዩ ቅመማ ቅመሞችን ይጨምራሉ ምግብ ቤት አንዳንዴ ቅመማ ቅመሞችን ለመጨመር ያንተን ፍቃድ አይጠይቁም ብዙዎች በራሳቸው ተነሳሽነት ያንን ነገር አድርገው ጨርሰው እንዲ የተቀላቀለ ነገር ያመጣሉ ማለት ነው። ያ በጣም የሚረብሽ ቆንጆ ያልሆነ ነገር ስለሆነ እኔ ደስ አይለኝም እንደዛ የሚወድ አይነት ሰው አይደለሁም ማለት ነው። ሲበዛ ብዙዎቹ ይገረማሉ በኔ አለመውደድ በጣም ይገረማሉ በተለይ ሴቶች ምግብ ሲሰሩ የተለያዩ ቅመማ ቅመሞችን መጠቀም እጅግ ያስደስታቸዋል በጣም ያኮራቸዋል። እና እኔ ደግሞ ደስ አይለኝም ራሴም ምግብ ስሰራ ሌሎች የሰሩትንም ቢሆን የምጠቀመው እንደዛ እንደዛ ለማድረግ በጣም ይጨንቀኛል በጣም ነጻነት ይነሳኛል እዚህ እንደዚህ ለእንትን የሚዳርጉ አይነት ነገሮች ስለሆኑ ላለመጠቀም ብዙን ጊዜ እሞክራለሁ። የታመምኩባቸው ጊዜያቶች አሉ ቅመማ ቅመም የበዛባቸውን ምግቦች በልቼ እንኳን መብዛት አንድ እንኳን ሆኖ ሊጎዳኝ ይችላል ብዙውን ጊዜ ማልወደው አይነት ቅመም ከሆነ አንድ እንኳን ቢሆን የገባበት ሌሎች ጥሩ ቅመሞችን ሊያበላሽ እሱ በልጦ ሊገኝና እሱ ጎልቶ ሊረብሽ ይችላል እኔን ሆዴን ሊያሳምመኝ ይችላል። ቅመማ ቅመም ደስ የሚለው አይነት ሰው አይደለሁም ብዙን ጊዜ የምመርጥ አይነት ሰው አይደለሁም ቅመማ ቅመም መጠቀምን እና ቅመሞችን ከመጠቀም ብዙን ጊዜ ወደኋላ እላለሁ። ምግብ ላይ ይጠቀሙታል ብዙዎቹ ደጋግሞ ይጨምራሉ በተለይ እናቶች የጣፈጠ ጥሩ ማዕዛ ያለው ይመስላቸው እንደዛ ሲበዛ ነው እንደውም እኔ ደግሞ በተቃራኒው ሲያንስ ነው ጥሩ ብዬ ነው የማስበው አንዳንድ እንዲጎላ የሚያስፈልግ ነገሮች አሉ አንዳንድ ስጋዎች ከእንትኑ ይልቅ የእሱ ቢጎላ ደስ የሚለው ሚደምቁ ምግቦች ሊኖሩ ይችላሉ ቅመማ ቅመሞች ቢበዙበት ደስ የሚሉ ምግቦች ሊኖሩ ምናምን ይችላሉ። ዞሮ ዞሮ ግን መጨረሻ ላይ ለበሽታ ነው የሚዳርጉት እነዛን ምግቦችን ለበሽታ ነው የሚዳርጉኝ እና እንደዛ ላለማድረግ የቻልኩትን ሁሉ እጠነቀቃለሁ። ስለዚህ እንደውም አንዳንዴ ቤት ውስጥ ምግብ ሲቀርብ እናቴን እጠይቃታለሁ። ምንድነው የጨመርሽበት ነገር? ምንድነው የጨመርሽው ቅመም ብዬ እጠይቃታለሁ? እንደውም እሷም ስለምታውቅ ምግብ ስትሰራ እኔ የምመግበው ምግብ ከሆነ ማለት ያንን ምግብ ሲበሉ እኔ እሚገኝ ከሆነ ቅመሙን ታነሳዋለች ሊያሳምመው ይችላል አት ብላ በማሰብ ስለምታቅም ማለት ነው። ያን ነገር ታነሳዋለች ወይም አትጨምርም ከጀመሩ አትጨምርም። ያ ደግሞ ምግቡን ከእነሱ ጋር ደስ ብሎኝ እንድመገብ ያደርጋል በተለይ ደግሞ በጣም ርቦኝ ከሆነ እየበላሁ ያለሁት ያንን ምግብ ቅመሙ የበለጠ ለህመም ይዳርገኝና። እንትን ልል እችላለሁ ሊያስመልሰኝ ይችላል ወደ ላይ ወደ ላይ ሊለኝ ይችላል። ስለዚህ ያን ስለምታውቅ እናቴ በጣም ትጠነቀቃለች ያንን ምግብ ለኔ ከመስጠቷ በፊት በጣም ትጠነቀቃለች። ምን አይነት ነገር ገብቷል የሚለውን ማለት ነው። በተለይ በተለይ እረቦኝ ያንን ምግብ ፈጽሞ መቅመስ አልፈልግም ፈጽሞ መብላት አልፈልግም። ለምን ለበሽታ እዳረጋለሁ እነሱ ለምግቡ ካወጡት ወጪ ይልቅ ለህክምና ሊያወጡ ነው ማለት ነው። ይቅርብኝ።

የዝናብ ውሃ ትሰበስባለህ የዝናብ ውሃ በፊት ሰበስብ ነበረ። ልብስ ለማጠብ ምናምን ሰበስብ ነበር አንዳንዴ የቧንቧ ውሃ ስጠፋ የዝናብ ውሃ የምንሰበስብበት ጊዜ ነበረ። ልብስ ለማ በጣም በረከት ያሉ ልብሶችን ለማጠብ እንፈልግና እናጣለን አንዳንዴ የቧንቧ ውሃ ይጠፋና ያስቸግረናል። እና ያቺኛዋን ጊዜ ያቺኛዋን ወቅት ለማለፍ በደንብ መሰብሰብ ያስፈልጋል የዝናብ ውሃ መሰብሰብ ያስፈልጋል በብዛት ስዘንብ በርከት ብሎ ስለሚሞላና ብዙ ነገር ለማጠብ ስለሚያስችል ማለት ነው። እሱ በጣም ያስደስተኛል ደስ ይልኝ ነበር። በፊት ያንተ ደግሞ ብዙ እቃዎች ማጠብ ብዙ ልብሶች ማጠብ እንደዛ ማድረግ ይቻላል። እንደ ልብ እንደ ልብ ስለሚገኝ ማለት ነው ብዙ ነገሮችን ማድረግ ይቻላል በዛ በዝናብ ውሃ ተጠቅሞ ማለት ነው። አንድ ሰው እና ከዛ አንፃር ይመቸኝ ነበረ። በፊት እንዲህ ማድረግ አሁን ላይ ግን እነዚህን ነገሮች ማድረግ ያን ያህል የሚያጓጓኝ ነገር አይደለም። የሚያጓጉኝ ነገር አይደለም ለምንድነው? ቧንቧ እንደ ልብ አለ። የማይጠፋበትም ጊዜ ስላለ ያቺኛዋን ማድረግ እንትን አይደለም አጓጊ ሆኖ አላገኘውም ግን በጣም የተለመደ ነው። አንዳንድ ቤቶች የቤት ውስጥ የሚያጠራቅሙት ውሃ ከለለ ያን ነገር ማድረግ ግድ ይላቸዋል። በደንብ የዝናብ ውሃ ሰብስቦ እሱን ተጠቅሞ ማጠብ ግድ ይላችኋል ብዙዎቹ ማለት ነው። ከዛ አንፃር እኔ አስፈላጊ እንደሆነ ባምንም ግን ግዴታ ከሆነ ማድረግ አይቀርም። አንዴ ጠፍቶ ውሃ ሊቆይ ይችላል። ቧምቧ ውሃ ጠፍቶ ሊቆይ ይችላል። ስለዚህ ያንን ማድረጉ ጥሩ ነው ብዬ ነው የማስበው። ከሌለ ነው ግን አስቸጋሪ የሚሆነው በጣም ከሌለ አስቸጋሪ ይሆናል። ካለ ግን ምንም ቆንጆና ትክክል ነው የሚሆነው በደንብ መጠቀም ስለሚቻል ያን ያህል አስጊ ነው ብዬ አላስብም። ብዙ ሰዎች የቧንቧ ውሃ ተጠቅመው በእርግጥ መጠጣት ሊከብድ ይችላል። ግን ግድ አስፈላጊ የሚሆንባቸው ግዛቶች ስላሉ ያንን ማድረግ ይቻላል። አስቦ ቧምቧ ጠፍቶ ያንን ሁሉ ጊዜ ጠብቆ ከመቆሸሽ ቧንቧው የዝናቡን ውሃ ሰብስቦ ወቅቱን ነው እንግዲህ የሚወስነው አይደለ። ወቅቱ ካልሆነ ልዘንብ አይችልም ልመጣ አይችልም። ስለዚህ ወቅቱ ሲሆን ያንን ጠብቆ በደንብ መቅዳት ይቻላል። በደንብ ያንን ነገር ጠብቆ መቅዳት እና ማድረግ ይቻላል ማድረግ ይቻላል እና ከዛ አንፃር ቆንጆ ነው እላለሁኝ። እወዳለሁ ያንን ነገር መሰብሰብ እና ማድረግ ሌሎች ቢያደርጉትም የሚያበረታታ ነው እንጂ ቀር አይደለም። ከዚህ አንፃር የዝናብ ውሃ መሰብሰብ አስፈላጊ ነው ብዬ አስባለሁ የሚሰራውን ስራ ይበልጥ ስለሚያቀላጥፍ ማለት ነው። ደግሞ ማንም አይከፍልም አይደለ ዝናብ አይከፈልም መቼስ በቤቱ ሆኖ በቀላሉ ማግኘት ስለመቼል ማለት ነው። እነሱን በደንብ መጠበቁ ቆንጆና አስፈላጊ ነው ብዬ አስባለሁ እንደ ልብ የሚገኝ ነገር እስከሆነ ድረስ በነፃ የሚገኝ ነገር እስከሆነ ድረስ ለምን እንዲ ይደረጋል አያስፈልግም። ስለዚህ እነዚህን ነገሮች ማድረጉ በጣም አስፈላጊ እና ተገቢ ነው ባይ ነኝ። ሳደርግም እስከዛሬ ቆይቻለሁ ስለዚህ ከአሁን በኋላም አጋጣሚውን ሳገኝ ወይም ያንን መጠቀም ግድ ሲሆን እሱን ወደ መጠቀም ማዘንበሌ አይቀርም። ሌሎች የሚያደርጉትንም ማበረታታቴ አይቀርም ያው ብልሃት ጭምር ስለሆነ ማለት ነው ብልሃትም ጭምር ስለሆነ ያንን ለማድረግ ብዙ ጊዜ እጥራለሁ ማለት ነው። እና በፊትም ልጆች ሆነን ሳለን በተለይ እንኳን ለማጠራቀም ይቅርና ምን እናዳርግ ነበር እንጫወት ነበር ዝናብ ውስጥ ራሱ ማለት ነው። ወጥተን እንቦጫረቃለን ዝናብ እንጫወታለን ለምን የሚያስደስት ነገር አለው። በተለይ ገጠር አካባቢው ደግሞ ወጥቶ ለመጫወት ምቹ ሆኖ አካባቢዎች ላይ ሲሆን እሱን ማድረግ በጣም ቆንጆ ነው የሚሆነው ማለት ነው። ከተማ ላይ ሲሆን አንዳንዴ ሊያስቸግር ይችላል። ግን ገጠራማ አካባቢ ክፍለ ሀገር ላይ ምናምን ነገር እንደዛ ከሆነ በጣም ቆንጆ ነው በጣም አሪፍ።

ቀዝቃዛ የአየር ሁኔታ ትወዳለህ? ብዙውን ጊዜ ደስ አይለኝም። ቀዝቃዛ ላይ የአየር ሁኔታ እኔ ደስ አይለኝም ብዙ ይጨንቀኛል። ብርድ ሲሆን የሆነ ውጥረት ውስጥ ነው የሚገባው እና ጭንቅ ነው የሚለኝ ነገሮችን የማድረግ ተነሳሽነቴ ይወርዳል አየሩ ቅዝቀዝ ስል ማለት ነው፤ እና በጣም የሚደብረኝ የአየር አይት ነው ሆኖ ነው የማገኘው ብዙን ጊዜ ደስ አይለኝም ጠቅለልስ ሳደርጎው ማለት ነው። ለምን ከተባለ እንደዚህ አይነት ነገሮች ከስሜቴ ጋር የተገናኙ ናቸው። ስሜቴ የማይወዷቸው አይነት ነገሮች ናቸው። ሰውነቴ እንደህ አይነት አየርን አምኖ መቀበል በጣም ይከብደዋል ብዙውን ጊዜ ይሄን ማድረግ ይከብደኛል። ከዚህ አንፃር ማልወደው የአየር ፀባይ ቢኖር ቀዝቃዛ ያለ አየር ነው። አላውቅም በረዶ ዝናብ የመሳሰሉ ነገሮች ያሉበት አካባቢ ላይ የምኖር አይነት ሰው ቢሆን ምን አይነት ህይወት ልመራ እንደምችል ጭንቅ ነው የምለኝ በጣም ነው፤ ግራ የምገባኝ የሚገባኝ፤ ምን አይነት እንደ አይነት አየር ውስጥ ያለበት አካባቢ ብገኝ ወይም ብቀላቀል ምን አይነት ህይወት ልመራ እንደምችል ግራ ነው የሚገባኝ በጣም የሚከብድ አይነት ሰው ነኝ በረዷማ አካባቢ ላይ በጣም ቅዝቀዛ ያለ አካባቢ ላይ ሰዎች እንዴት ሊቆሙ እንደሚችሉ በጣም ነው ግራ የሚገባኝ እኔ እንደዚህ አይነት አካባቢ ላይ አብዛኛውን ግዜ አሁን ስንመለከት የሚበኑ ቢናኝ በረዶ አይነቶች አሉ በጣም ለብሰው የሚሄዱ ሰዎች ቤት ያቃጥ እሳት ያቀጣጥላሉ ለመሞቅ ፈልገው ማለት ነው በጣም ነው ግራ የሚገባኝ እንደዚህ አይነት አየር ያለባቸው አካባቢዎች ላይ ፈተና ነው የሚሆነው ለሰውነቴ እጄ ይደነዝዛል፣ እግሬ ይደነዝዛል እና እንደዚህ አይነት ነገሮች ማድረግ አልችልም፣ አልወድም ብዙውን ጊዜ ታማሚ ሆኜ ነው ቁጭ የምለው ማለት ነው ቤት ውስጥ እና ይገርማቸዋል ሰዎች በልብስ እኮ መሸወድ ይቻላል ወፋፍራም ልብሶችን ከለበስክ ጥጥ ያለው ልብስ ምናምን ነገር ከለበስክ ይቻላል ብሎ እንትን ይላሉ ሰዎች ብዙ እንደዛ ለማጽናናት ይሞክራሉ ግን እኔ ፈጽሞ የማይዋጥልኝና የማልችለው ነገር ነው ይሄ እንደዚህ አይነት የአየር ፀባይን መቋቋም ማለት ነው። ብዙ ጊዜ በጣም ብዙ ጊዜ ያስቸግረኛል እንደዚህ አይነት የአየር ዘባይ እኔ ሰው እንዴት እንደሚቃወመው በጣምም ግራ የሚገባኝ። ቀዝቀዝ ማለቱ ብዙ ነገሮች ማድረግ አቅም ያሳጣል ትኩረት ይሳባል ወደ ቅዝቃዜው እንዴት ልሙቅ እንዴት ልሁን ወደሚል እንጂ ሌሎች ነገሮችን ለማድረግ መነሳሳት የማይታሰብ ነው ለኔ እንዲህ አይነት አየሩን አየር በሚሆንበት ጊዜ ማለት ነው። ይሄ ተጠባባቂ ማድረጉ እንደ እኔ ከሁለቱም አየር ሚባል ሚዛናዊ የሆነ መካከለኛ የሆነ አየር የሚስበው አይነት ሰው አይን ብዙውን ጊዜ ማለት ነው። መካከለኛ የሆነ አየር በጣምም ያልቀዘቀዘ በጣምም ያልሞቀ ሲሆን በጣም ደስ ይላል ማለት ነገሮችን የማድረግ ተነሳሽነት ይበልጥ እንደጨመረ ያደርጋል ቆንጆ ይሆናል ማለት ነው እንደዚህ ሲሆን ብዙ ጊዜ ግን ሰው ከሁለቱም ጽንፍ ለመሄድ ይሞክራል በጣም ቀዝቃዛውንም በጣም ሲሞቅ ነው ደስ የሚለኝም ሊሉ ይችላሉ ሰዎች እኔ ግን ሁለቱም የተመጣጠነ ሲሆን በጣም አሪፍ ነው ለእኔ በጣም የተመጣጠነ አየር ከሁለቱም ቆንጆ የሆነ የተመጣጠነ የአየር ሲሆን በጣም ቆንጆ ነው የሚሆነው ማለት ነው። አካባቢ እንደ አካባቢ ሊወሰን ይችላል እርግጥ አንዳንድ አካባቢዎች ላይ በጣም አየሩ ቀዝቃዛ ይሆንና ሰዎች ሳይወዱ በግዱ በግዳቸው ያን ነገር ለመልመድ ጥሬታ ያደርጋሉ። እኔ ግን እንዲህ አይነት አካባቢ ላይ ስላልኖርኩኝ ንፋስ ያለበት አካባቢ ኖሬያለሁ ንፋስ ትንሽ ቅዝቃዜ ያመጣል ሆኖም ግን እንደ በጣም የሚፈራ አይነት ቀዝቃዛ አይነት አየር አይደለም በንፋስ የሚመጣው ንፋስ ሲበዛ የሚመጡ አየሮች ማለት ነው እነዛን አየሮች አካባቢ እና ወቅታዊ ሲሆን ችግር የለዉም ግን አመቱን ሙሉ ቀዝቀዝ ያለ አመቱን ሙሉ የሚያስቸግር በጣም የሚያስጠላ አየር ሲሆን በጣም ደባሪ ነው እና እነሱ እነሱ ጋር መቀላቀል